ሻይ ማለት ትኩስ ነገር ነው። በሀገራችን ሻይ ስንል የብዙ የብዙ ነገር ሻይ ሊሰራ ይችላል። እንደሚታወቀው ሻይ ቅጠል የሚባል በተለያዩ ፋብሪካዎች የሚመረት ለሻይነት የሚያገለግል ነገር አለ። ወይም ቁስ አለ። እሱን በመቀላቀል አፍልተን በስኳር አገናኝተን ወይም ደግሞ ስኳር አሟምተን የምንጠጣውን ነገር ነው ሻይ የምንለው ሻይ ብዙ ጊዜ በሀገራችን ቀዝቃዛ በሚሆንባቸው አካባቢዎች ይዘወትራል። በሁሉም አካባቢዎች ይጠጣል ነገር ግን ሻይ በተለይ በተለይ ቀዝቃዛ በሆኑ በሆኑ አካባቢዎች በተደጋጋሚ በቀን ውስጥ በተደጋጋሚ ሊጠጣ ይችላል። ከዛ ባሻገር ቅድም እንዳልኩት ሻይ ከብዙ ነገሮች ሊሰራ ይችላል። የሻዩ ስያሜ የሚሰጠው የሚይዘው ነገር ነው። ለምሳሌ የጤና አዳም ሻይ ሊፈላ ይችላል ያ ማለት የጤና አዳም ቅጠል ውሃ ውስጥ ከተን በማፍላት የዛን ጭማቂ መጠጣት መቻል ማለት ነው። የዚንጅብል ሻይ አለ። አረንጓዴ ሻይ አለ ከአረንጓዴ ቅጠል የሚዘጋጅ ሻይ እንዲሁም የተለያዩ አይነት የሻይ አይነቶች አሉ ማለት ነው። በእኛ በሀገራችን ሻይ ብዙ ጊዜ የሚዘጋጀው ለብዙ አላማ ነው። አንደኛ ብዙ ጊዜ በጉንፋን የምንጠቃ ከሆነ ትኩስ ነገር መውሰድ ካለብን የአፍንጫ ሳይነስ የሚኖርብን ከሆነ ወይም አስም የሚኖርብን ከሆነ የሻዩን አይነት እየቀያየርን የተለያዩ ሻዮችን ከበሽታችን ለመዳን ልንጠቀምበት እንችላለን። ትኩስ ነገር እንደመሆኑ መጠን ብዙ ነገሮችን በተለይ በተለይ ከአተነፋፈስ ስርዓት ጋር ያሉ ችግሮችን ለጊዜውም ቢሆን የማስታገስ አቅም አለው ማለት ነው። ሻይ ብዙ ጊዜ እኛ ኢትዮጵያውያን ቁርሳችንን በምንበላበት ጊዜ ከዳቦ ጋር የሚዘወተር ነገር ነው። ከዛ ባሻገር ለምሳሌ በስራ ላይ ውጥረት ውጥረት ያለበት ስራ ላይ ከቆየን በኋላ የሻይ እረፍት የሚባል ሰዓት ይኖረናል። በዛ ሰዓት ወጥተን ሻይ ጠጥተን እንመጣለን ማለት ነው። ይሄ የሚያሳየው ምንድነው? ሻይ የማነቃቃት አይነት ባህሪ አለው። እረፍት የምናገኝበት ሰዓት ነው የሻይ ሰዓት ማለት በሻይ ሰዓት ወጥተን ሻይን ምክንያት አድርገን ብዙ ነገሮችን ልንወያይ ልንነጋገር ከስራ ፋታ ልናገኝ እንችላለን። ያንን ምክንያት በማድረግ እረፍት አድርገን ሻይ ጠጥተን ለቀጣዩ ስራ ራሳችንን አዘጋጅተን ተመልሰን ወደ ስራ የምንመጣባቸው አጋጣሚዎች ብዙ ናቸው ማለት ነው። ስለዚህ ሻይ በጣም ወሳኝ ነገር ነው። በተለይ በተለይ እንደኛ ሀገር በብዙ ቦታዎች የሚዘወተር ነው። እንደውም አንዳንድ የገጠሩ የገጠር ክፍሎች ውስጥ ወይም የገጠር ቦታዎች ውስጥ ሻይን ልክ እንደ ሀብታም መጠጥ አድርጎ የሚቆጥሩት የሚቆጥሩት አሉ። በነገራችን ላይ ሻይን በአረቄ በመቀላቀል ሻይ ኮረንቲ የሚባል ነገር በማዘጋጀት ለጉንፋን ፍቱን መድሃኒት ነው ይላሉ በእርግጥ ነው አልሞከርኩትም። ግን ለጉንፋን ጥሩ መድሃኒት ነው ይላሉ። ስለዚህ ሻይ ከተፈላ በኋላ በላዩ ላይ አረቄ ጠብ በማድረግ ሻይ ኮረንቲ በማዘጋጀት ለጉንፋን ወይም ለሳይነስ ብለው የሚጠጡ ወይም ደግሞ ያንን የሚጠቀሙ ሰዎች አሉ ማለት ነው። እንደ አጠቃላይ ግን ብዙ ጊዜ ለልጆቻችን ትምህርት ቤት ከመሄዳቸው በፊት ለማዘጋጀትም ቀላል ስለሆነ ሻይ እናዘጋጃለን። ከዛ በኋላ ዳቦ ይመጣል ሻይን በዳቦ እየነከሩ በልተው ቁርሳቸውን ወደ ትምህርት ቤታቸው ይሄዳሉ ማለት ነው። ይሄ የሚያሳየው ሻይ መደበኛ በተለይ ቁርስ ላይ መደበኛ ምግባችን ነው ወይም ከምግቡ ጋር የምንወስደው የምንጠጣው መጠጥ ነው ብለን ማውራት እንችላለን ማለት ነው። በዚህ ላይ ቅድም እንዳልኩት ሻይ በጣም ትኩስ ነገር ነው። ከወተት ጋር በተቀያያሪ የምንጠቀመው ነገር ነው። ቅድም እንዳልኩት ከዛ ባሻገር በጣም ቅዝቃዜ ባልባቸው አካባቢዎች የሚዘወተር የመጠጥ አይነት ነው ማለት ነው። ቀዝቃዛ ቦታ ብቻ ሳይሆን ብዙ ጊዜ ውስጣችን በስራ ላይ ቆይቶ የተጨናነቀ ከሆነ ጭንቀት ለመላቀቅ ወይም ደግሞ መንፈሳችንን የተሻለ ለማድረግ ወይም ውስጣችንን ለማረጋጋት ሻይን ልንጠጣ እንችላለን። ብዙ ጊዜ ሻይ ከቡና ጋር ይጠጣል ወይም ስፕሪስ ብለን እንጠጣዋለን። ሻይን ከተለያዩ ነገሮች ጋር ቀላቅለን ልንጠጣው እንችላለን ዞሮ ዞሮ ለሰውነታችን የሚሰጠው ጥቅም ወይም ደግሞ ሰውነታችን ላይ የምናገኘው ጥቅም ለምሳሌ የዱካክ አይነት ስሜት የሚሰማን ከሆነ ከዛ ያላቅቀናል ከዛ ባሻገር ምግባችንን ለመብላት ያግዘናል። ለምሳሌ ቁርስ የሆነ ነገር በልተን ከሆነ ሻይ በላዩ ላይ በምንጠጣበት ጊዜ ጥሩ የሆነ ስሜት አለው። ከዛ ባሻገር ቅድም እንዳልኩት ለተለያዩ አይነት ህመሞች ለማስታገሻነት ወይም ደግሞ የተሻለ ስሜት ለመፍጠር የምንጠቀምበት ይሆናል ማለት ነው። በተለይ በተለይ ጉንፋን በሚይዘን ጊዜ የተለያዩ ነገሮችን በሻይ መልኩ አፍልተን ልንጠጣ እንችላለን ለምሳሌ ብርቱካንን በፍሬው እናውቀዋለን ግን ብርቱካን ሻይ የሚባል ደግሞ አለ ስለዚህ ብርቱካን ሻይን በመጠጣት ከጉንፋን ልንድን እንችላለን። ብርቱካን ሻይ ብቻ ሳይሆን የተለያዩ የሻይ አይነቶችን በመጠጣት ጉንፋን እና ከመሰል ችግሮች ለጊዜውም ቢሆን የምንርቅበት ጊዜ ይኖራል ማለት ነው። ስለዚህ ሻይ በጣም አስፈላጊ

ብዙ ጊዜ ስንት ነው የሚለው ጥያቄ የሚመጣው ከቁጥርን ለማወቅ ወይም ደግሞ ዋጋን ለማወቅ በሚደረግ ጥረት ውስጥ ነው ለምሳሌ አንድ ሰው ወደ ገበያ ከሄደ በኋላ የሚገዛውን ነገር ይሄ ዋጋው ስንት ነው ብሎ ሊጠይቅ ይችላል ምን ማለት ነው? ለምሳሌ አንድን ብርቱካን መግዛት ከፈለኩ ከሻጯ ላይ ብድግ አድርጌ የብርቱካኑን መጠን የምወደው አይነት ብርቱካን መሆኑን ካየሁ በኋላ ለመግዛት ከወሰንኩ በኋላ ዋጋውን ማወቅ መቻል አለብኝ። የብርቱካኑ ጥራት ክብደት ወይም ትልቀትና ማነስ አይደለም ማነስ ብቻ አይደለም እንድገዛው የሚያደርገኝ የዋጋው ጉዳይም እንድገዛው ወይም እንዳልገዛው ሊያደርገኝ ይችላል ማለት ነው። ስለዚህ ዋናው ነገር የዋጋው ጉዳይ ነው ማለት ነው። ስለዚህ የዋጋውን ጉዳይ ለማወቅ ስንት ነው ብዬ እጠይቃለሁ ይሄ ብርቱካን ስንት ነው የሚሸጠው ብዬ እጠይቃለሁ ማለት ነው። ስለዚህ ስንት እንደሆነ ለማወቅ ዋጋው ምን ያክል እንደሆነ ለማወቅ መጠኑን ለማወቅ እኔም ደግሞ ለማመዛዘን ዋጋውን እና የምገዛውን እቃ ለማመዛዘን የዋጋውን ስንት ነው ብዬ እጠይቃለሁ ማለት ነው። ይሄ ብቻ አይደለም ሌሎች ነገሮችንም ለምሳሌ አንድን ሰው ስለ እድሜው መጠየቅ ከፈለኩ እድሜው ስንት ነው ብዬ ልጠይቅ እችላለሁ ማለት ነው። ይሄ ብቻ ሳይሆን በተለያየ አጋጣሚ

እናት ማለት ያው ሁሉም ነገር ናት። እንግዲህ ሀገር በእናት ትገለጻለች። እንዲሁም እናት ማለት ልጆች የምትወልድ፣ ልጆቿን የምትንከባከብ፣ ለልጆቿ የምትኖር፣ ራሷን ለልጆቿ መስዋዕት የምታደርግ ሴት ናት። ሴት በእናት ትመሰላለች። ምክንያቱም እኛ የምንወለደው በተለይ በተለይ ወደ ሰው ስንመጣ የምንወለደው ከእናታችን ነው። እናታችን እኛን ለመውለድ ብዙ መስዋዕትነት ከፍላለች። ከከፈለቻቸው መስዋዕትነቶች መካከል ዘጠኝ ወር በማህፀኗ ተሸክማናለች። ማንም አያደርገውም። ለኛ ህይወት ለመስጠት የራሷን ህይወት አጥታለች። እሷ የምትመገበውን ለእኛ በሆዷ በኩል በእምብርታችን በኩል መግባናለች። ስለዚህ እናት ማለት ሁሉም ነገር ናት። ለዚህ ነው እናት ሁሉን ቻይ ስለሆነች እናት ለልጆቿ መስዋዕትነትን የምትከፍል ስለሆነች ነው ሀገር በእናት የምትመሰለው ማለት ነው። ምክንያቱም በሀገር ሁሉም ነገር ይሆናል። በሀገር ሁሉንም ነገር ማድረግ ስለሚቻል ማለት ነው። ስለዚህ እናት ማለት ሁሉም ነገር ናት። እንደምናውቀው እናት በእንስሳት እናት አለች፤ በሰው እናት አለች፤ በሁሉም እናት አለች፤ ስለዚህ እንስሳት ለምሳሌ በሚወልዱበት ጊዜ ብዙ ይተናኮሏቸዋል። በሚተናኮሏቸው ጊዜ ለልጇ ስትል እናት ትሞታለች ትዋጋለች ማለት ነው። ለምሳሌ ከነ አባባሉ ጎሽ ለእናቷ ለልጇ ስትል ተወጋች ወይም ጎሽ ለልጇ ስትል ተበላች የሚባል አባባል አለ። ይሄ ማለት ምን ማለት ነው እናት ለልጇ ስትል የማታደርገው ነገር የለም። የማትከፍለው መስዋዕትነት የለም። እናት ለልጇ ስትል ሁሉንም ነገር ማድረግ ትችላለች ማለት ነው። ስለዚህ እኛ ሰዎች በተለይ በተለይ እናታችን ዘጠኝ ወር ከመሸከሟም ባሻገር ሶስት አመት እስከሚሞላን ድረስ ጡቷን እያጠባች ያ ማለት የእሷን ምግብ እየተሻማን እሷ የምትበላውን ነገር እያሳጣናት በእኛ ምክንያት እያዞራት እየወደቀች ችግር ላይ ራሷን እየጣለች እናታችን ማደግ እስከምንችል ምግብ በራሳችን መብላት እስከምንችል ብዙ መስዋዕትነት ትከፍልልናለች። ስለዚህ እናት ማለት ሁሉም ነገር እናት ለኛ ማለት ነው። ስለዚህ እናትን የሚተካ እዚህ ምድር ላይ ምንም ነገር የለም ብለን ብንናገር ማጋነን አይሆንም ማለት ነው። እናት ሁሉም ነገር ናት የሚባለው ካለምክንያት አይደለም ማለት ነው። ስለዚህ እናታችን ማለት ወይም እናት ማለት እኛነታችን እኛ እውነት ሰው ሆነን እንድንመጣ ምንጯ መሰረቷ ማለት ነው። ስለዚህ ፈጣሪ እናትን ሲፈጥር እኛ በእናት በኩል ይህን አለም እውን እንድናደርግ ትክክለኛ ሰዎች ሆነን ወደዚህ አለም እንድንመጣ የሚያደርግ ነው ማለት ነው። ስለዚህ እናታችን ሁሉም ነገራችን ናት። እና ያለ እናት ይቺ ምድር እውነት አትሆንም ማለት ነው። ስለዚህ እናት ለሁሉም ነገር መሰረት ናት ብለን ብንናገር ማጋነን አይሆንም ማለት ነው።

ማሳወቂያ ማለት ያው ከቃሉ መረዳት እንደሚቻለው አንድን ነገር ለሰዎች የምንገልጽበት ወይም ደግሞ እንዲያውቁ የምናደርግባቸው መንገዶች ማለት ነው። ስለዚህ ለምሳሌ ለሰዎች ማሳወቅ የምንፈልገውን ነገር በብዙ መልኩ የማሳወቂያ መንገዶች መጠቀም እንችላለን። ለምሳሌ ከእነዚህ ምክንያቶች አንዱ የተለያዩ መተግበሪያዎችን በመጠቀም ለሰዎች የተለያዩ መረጃዎችን በቀላሉ ማሳወቅ ወይም ደግሞ እንዲያውቁ ወይም መረጃው እንዲደርሳቸው ማድረግ ይቻላል። ለምሳሌ ቴሌግራምን ከመትገብሪያዎች አንዱ የሆነውን ቴሌግራምን በመጠቀም ለሰዎች ማስተዋወቅ ያለብንን ወይም ማሳወቅ ያለብንን ነገር በቀላሉ ማሳወቅ እንችላለን። ለምሳሌ እኔ ከጓደኞቼ ወደ ሁለት መቶ ከሚደርሱ በአንድ አይነት ሲስተም ውስጥ ካለን ሰዎች ጋር ወይም ስርዓት ውስጥ ካለን ሰዎች ጋር የምጋራው የጋራ የሆነ ቴሌግራም ቻናል አለ ያ ማለት በዚህ መተግበሪያ ሁላችንም የተለያዩ ሀሳቦችን መለዋወጥ እንችላለን ማለት ነው። ለምሳሌ እኔ የተለያዩ ነገሮችን በዚህ መተግበሪያ አማካኝነት መረጃ ማሳወቅ ከፈለኩ ያንን ማሳወቂያ መንገድ በመጠቀም ለሰዎቹ ማሳወቅ ያለብኝን ነገር እልካለሁ ማለት ነው። ለምሳሌ እዛ ውስጥ ከሁለት መቶዎቻችን ውስጥ በጋራ እግር ኳስ ከእኔ ጋር የሚጫወቱ ልጆች አሉ። ስለዚህ እነዚህ ልጆች ያንን መረጃ እንዲያውቁ ስፈልግ ወይም ማሳወቅ ስፈልግ ይህንን ማሳወቂያ መንገድ በመጠቀም ዛሬ አስር ሰዓት ላይ የእግር ኳስ ትሬኒንግ ስላለ ተገናኝተን እንድንጫወት ሰዓት እንዲከበር ብዬ በዚህ መተግበሪያ ማሳወቅ የምፈልገውን መልእክት በዚህ አሁን በተናገርኩት መልኩ ጽፌ እለቃለሁ ማለት ነው። ስለዚህ ይሄንን መተግበሪያ በመጠቀም ሁላችንም ወይም ይሄን ማሳወቂያ በመጠቀም ሁላችንም ያለውን መረጃ ካወቅን በኋላ መረጃውን በመጠቀም መጠቀም ያለብንን ነገር በቀላሉ መጠቀም እንችላለን ማለት ነው። ስለዚህ ማሳወቂያ የሚለውን ቃል የምንጠቀመው ለሰዎች እኛ ውስጥ ያለውን ሀሳብ ወይም እኛ ውስጥ ያለውን እውቀት ወይም እኛ ውስጥ ያለውን ልምድ ማሸጋገር ማለት ነው። ወይም ደግሞ እነዛ ሰዎች እንዲያውቁ በቀላሉ ማድረግ ማለት ነው። ስለዚህ የተለያዩ ማሳወቂያ መንገዶች አሉ። ለምሳሌ የተለያዩ ድርጅቶች የተለያየ ምርት ያመርታሉ ያመረቱትን ምርት ለህብረተሰቡ እያመረቱ እንደሆነ የማሳወቂያ መንገዶች ይጠቀማሉ ከእነዚህ የማሳወቂያ መንገዶች አንዱ የቴሌቪዥን ማስታወቂያዎች ሊሆኑ ይችላሉ። ሌላው ደግሞ በመኪና እየዞሩ ለህብረተሰቡ የምርታቸውን አይነት እና የሚሰጠውን ጥቅም የጥራቱን መጠን የዋጋውን አይነት እና የሚሰራባቸውን መንገዶች ሊያሳውቁ ይችላሉ። ስለዚህ የተለያዩ ማሳወቂያ መንገዶችን ልንጠቀም እንችላለን ማለት ነው። ማሳወቂያ በነገራችን ላይ በተለይ በተለይ ወደ ንግዱ አለም ስንመጣ ማሳወቂያ መንገዶችን ካልተጠቀምን ምርታችን በአግባቡ ሊሸጥልን ወይም ሊለወጥልን አይችልም። ምርታችን በአግባቡ የማይሸጥልንና የማይለወጥልን ከሆነ ደግሞ ያመረትናቸው ነገሮች ሊባክኑና በትክክለኛው ሰዓት ላይ ላይሸጡ ብዙ ብር ይዘውብን ሊቀመጡ እንዲሁም ኤክስፓየርድ እንዲሆኑ ወይም ከየአገልግሎት መስጫ ጊዜያቸው ሊያበቃ ይችላል ካላግባባብ ማለት ነው። ስለዚህ የተለያዩ ማሳወቂያ መንገዶችን በመጠቀም ሰዎች እንዲያውቋቸውና ምርጫቸው ከሆኑ እንዲገዟቸው አማራጮችንና እድሎችን መፍጠር አለብን ማለት ነው። ስለዚህ ማሳወቂያ የግድ አስፈላጊ ነው ማለት ነው። ሌላው ከማሳወቂያ መንገዶች ለምሳሌ በቀላሉን የማሳወቂያን አንድ ምሳሌ ለመናገር ብሞክር እኔ ለምሳሌ እተኛለሁ ከተኛሁ በኋላ አስር ሰዓት ላይ ለመነሳት ልፈልግ እችላለሁ ስለዚህ አስር ሰዓት ላይ መነሳት እንድችል ለኔ አስር ሰዓት መሙላቱን የሚያሳውቀኝ ነገር ያስፈልገኛል ማለት ነው። ለምሳሌ ይሄ ማሳወቂያ እንደ አላርም ሊሆን ይችላል ወይም የሰዓት ደውል ሰዓቱ ሲደርስ ደውሎ ሰዓቱ አስር ሰዓት እንደሞላ የሚያሳውቀኝ ማለት ነው። ስለዚህ የተለያዩ ማሳወቂያ መንገዶችን በመጠቀም ከእንቅልፌ ልነቃ እችላለሁ ማለት ነው። ከዛ ባሻገር ለምሳሌ ለልጆች ትምህርት ቤት ተምረው የሚመጡት ትምህርት ይኖራል። ተምረው የሚመጡትን የበለጠ በአጽኖት እኛ ቤት ውስጥ ማስተማር መቻል አለብን። ስለዚህ ትምህርት ቤት የተማሩት ነገር የሚያስቸግራቸው ነገር ካለ የበለጠ ያንን ሀሳብ ያንን እውቀት እንዲያውቁት የማሳወቂያ መንገዶች መጠቀም አለብህን ማለት ነው። ስለዚህ ብዙ ማሳወቅ የሚለውን ሀሳብ የሚያጠናክሩልን ሀሳቦች ይመጣሉ ማለት ነው።

በትምህርት ቤት ከምወዳቸው ትምህርቶች መካከል የመጀመሪያው ስፖርት ነው። ምክንያቱም ስፖርት ዝንባሌዬ ነው ከህፃንነቴ ጀምሮ ያደኩበት ነው። በብዙ አይነት ስፖርቶች እንቅስቃሴ ወይም እንቅስቃሴዎች እታወቃለሁ። ከዛ ባሻገር በእግር ኳስ ብዙ ጊዜዬን አሳልፌያለሁ። ስለዚህ በትምህርት ቤት ከምወዳቸው ትምህርቶች መካከል አንዱ ስፖርት ነው ብዬ ብናገር ትክክል ነኝ ማለት ነው። ያ ማለት ግን የምወደው ትምህርት ስፖርት ብቻ ነው ማለት አይደለም። የተለያዩ ስፖርት አይነቶችን ልወድ እችላለሁ ወይም ደግሞ የተለያዩ የትምህርት አይነቶችን ከስፖርት በተጨማሪ ልወድ እችላለሁ ነገር ግን የመጀመሪያ ምርጫህ በትምህርት ቤት ህይወትህ የትኛው ትምህርት ነው ተብዬ ብጠየቅ መልሴን ሊሆን የሚችለው ስፖርት ነው ማለት ነው። ከስፖርትም በነገራችን ላይ ስፖርት ስንል ከ አካል ብቃት እንቅስቃሴ ለየት የሚያደርገው ነገር ራሱን የቻለ ውድድር አለ። ራሱን የቻለ ህግ አለው። ራስን የቻለ የራስ የሆነ ተግባር አለው ማለት ነው። ያንን ስፖርት ከመስራታችን በፊት የምናደርጋቸው ኤክሰርሳይሶች ወይም ደግሞ እንቅስቃሴዎች አሉ እነዛን የትኛውም አይነት የአካል ብቃት እንቅስቃሴ ልንላቸው እንችላለን። ከዛ ባሻገር ግን እነዚህ የአካል ብቃት እንቅስቃሴዎች ስፖርትን የሚያግዙ እንጂ ራሳቸውን ችለው ስፖርት የሚሆኑ አይደሉም ምክንያቱም ስፖርት ስንል የራሱ ህግ የራሱ የተቀመጠለት ደንብ ይኖረዋል ማለት ነው። ለምሳሌ እግር ኳስን ብንወስድ ከስፖርት መካከል የምወደው ትምህርት ስፖርት ነው ብያለሁ እሱን አስምሩልኝ። ከዛ ባሻገር እግር ኳስን አንድ ስፖርት አድርገን ብንወስድ እግር ኳስ የራሱ ህግ አለው ለምሳሌ ከህጎቹ መካከል ሁለቱ ተጋጣሚ ቡድኖች እያንዳንዳቸው ሜዳ ውስጥ ሊያሰልፉ የሚችሉት አስራ አንድ አስራ አንድ ተጫዋች ነው አንድ ግብ ጠባቂ ተከላካዮች አማካኞች እና አጥቂዎች ማለት ነው። ስለዚህ አስራ አንድ ለአስራ አንድ ሆነው ወይም ሜዳ ውስጥ ሃያ ሁለት ሆነው ሲደመር ዳኛዋ አለ መሃል ላይ ሃያ ሶስት ሆነው ግራ እና ቀኝ የመስመር ዳኛዎች አሉ። እነሱን ጨምሮ ልክ በእንደዚህ አይነት መልኩ የሚስተናገድ የስፖርት አይነት ነው። ስለዚህ ይሄንን ስፖርት ለምሳሌ በጣም እወደዋለሁ። ስለዚህ ትምህርት በጣም ደስተኛ ነኝ በተለይ በተለይ የምወዳቸው የስፖርት አይነቶችን መምህሩ በሚያስተምሩበት ጊዜ በጣም በንቃት ነው የምከታተል የነበረው። ከዛ ባሻገር በስፖርት ቅድም እንዳልኩት የተለያዩ ቦታዎች ሄጃለሁ የተሻለ ጥሩ የሚባል ውጤትም አምጥቼበታለሁ ምናልባት አሁን ቀጥየበት የተለያየ ነገር መስራት ባልችልም የተለያዩ ተግባራትን አከናውኛለሁ ማለት ነው። ከዛ ቀጥሎ ሌላ የምወደው ትምህርት ደግሞ በትምህርት ቤት ውስጥ እርሻ እና ኑሮ ዘዴ የሚባሉ በፊት ይሰጡ የነበሩ ምናልባትም አሁን ላይ እየተሰጡ ያልሆኑ ትምህርቶች አሉ ሙዚቃን ጨምሮ ማለት ነው። በጣም ለምን ሙዚቃን ትወዳለህ ሙዚቃ የሚባል የትምህርት አይነትን ለምን ትወዳለህ የሚል ጥያቄ ከመጣ አንደኛ የተለያዩ የሙዚቃ መሳሪያዎችን መጫወት በጣም ያስደስተኛል። ታች ትንሽ ታች ክፍል እያለሁ እነዚህን ትምህርቶች የምወድበት ትልቁ ምክንያት ትልልቅ ሰዎች የሙዚቃ መሳሪያዎችን ሲጫወቱ እነሱን በማየት በጣም እደሰት ስለነበረ የሙዚቃ ክፍለ ጊዜ ወይም የሙዚቃ ትምህርት ታች ክፍል እያለሁ በጣም የምወደው ትምህርት ነበረ ማለት ነው። የሙዚቃ መሳሪያ መጫወት ብቻ ሳይሆን የሚዘፍኑ ሰዎችም ሳያቸው የሚያስደስቱና ደስ የሚል መልእክትን የሚያስተላልፍ ዘፈን የሚዘፍኑ ወይ ሙዚቃዎችን የሚሞዝቁ ስለነበሩ የሙዚቃ ትምህርት በጣም ደስ ይለኛል። ሌላው እነዚህ እርሻ ብያለሁ ቅድም በጣም ብዙ ጊዜ የእርሻ ትምህርትን እንማራለን የእርሻ ትምህርት ደግሞ የምወድበት ትልቁ ምክንያት ቦታዎች ሰርቶ ማሳያዎች ነበሩ። ያ ማለት ለምሳሌ የእርሻ መምህሩ ስለ ካሮት ካስተማሩ ካሮት እንዴት እንደሚበቅል በተግባር ነው የሚያሳዩን ማለት ነው። ስለዚህ ካሮት ይተከል እና ያው ልጆችም ስለነበርን ያን ትምህርት የምንወድበት ምክንያት ካሮቶችን ወይም የካሮት ተክሎችን በአግባቡ እንድንከባከብ ውሃ እንድናጠጣ እንድንኮተኩት እንደረግ ነበር እና እኔ የማበቅላቸው ካሮቶች እያደጉ ሲመጡ የማየው ነገር በሙሉ የሚያስደስተኝ ነበረ ማለት ነው። ስለዚህ በትምህርት ቤት ውስጥ እያለሁ ከምወዳቸው የትምህርት ዘርፎች መካከል የጠቀስኳቸው የስፖርት ትምህርት የሙዚቃ ትምህርት እና የመሳሰሉት ልክ እንደዚህ የሙያ ከሙያ ጋር የተያያዙ ትምህርቶች በጣም ደስ ይሉኝ ነበር ማለት ነው። ነገር ግን አሁን ትልቅ ከሆንኩ በኋላ በ የምወዳቸው የትምህርት አይነት ከምወዳቸው የትምህርት አይነቶች መካከል የመጀመሪያዎቹ ወደ ኢንጂነሪንግ ዘርፍ ውስጥ ያሉ ትምህርቶች ናቸው። እነዚህ ትምህርቶች እንደሚታወቀው በህይወታችን በጣም የሚተገበሩ በአግባቡ ከተጠቀምንባቸው ህይወታችንን ሊቀይሩ የሚችሉ ከዛ ባሻገር ደግሞ በጣም ብዙ ጥቅም ልናገኝባቸው የምንችላቸው የትምህርት ዘርፎች ስለሆኑ የኢንጂነሪንግ ወይም ደግሞ የምህንድስ እና ትምህርቶች ከሁሉም በላይ ያስደስቱኛል። ምክንያቱም አንደኛ ቴክኖሎጂውን ተንተርሰው የመጡ ናቸው ሁለተኛ የእኛን እድገት በቀላሉ በትንሽ ሰዓት ማብሰር የሚችሉ ስለሆኑ ማለት ነው። ስለዚህ የኢንጂነሪንግ ትምህርቶችንም እወዳለሁ

ውሳኔ መስጠት እችላለሁ ግን በጣም ደካማ ነኝ ውሳኔ ላይ ያን ያክል ጠንካራ የምባል ሰው አይደለሁም ከሌሎች የተለያዩ ልምዶችን መውሰድ እንዳለብኝ ይሰማኛል። ነገር ግን ውሳኔ መስጠት ላይ ደካማ ነኝ ውሳኔ እሰጣለሁ ግን የምሰጣቸው ውሳኔዎች ቀላል ውሳኔዎች ካልሆኑ በስተቀር ከባባድ ውሳኔዎች ሲሆኑ ሀላፊነት መውሰድ ትንሽ ይቸግረኛል ስለዚህ ውሳኔ መስጠት ላይ ትንሽ የምትቸገር አይነት ሰው ነኝ። ነገር ግን በዙሪያዬ ያሉ ውሳኔ መስጠት የሚችሉ ጠንካራ ሰዎች ስላሉ የሆነ ነገር ለመወሰን ስፈልግ እነሱን አማክራቸዋለሁ ስለዚህ ከእነሱ ውሳኔ ምን መሆን እንዳለበት አንዳንድ ምልክቶችን ከወሰድኩ በኋላ ከዛ በኋላ ውሳኔ ለማሳረፍ ያን ያክል አልቸገርም ማለት ነው። ስለዚህ ውሳኔ መስጠት ትንሽ የምቸገር ሰው ቢሆንም ግን በህይወታችን ውሳኔ ሰጪነት በጣም ወሳኝ እና አስፈላጊ ነገር እንደሆነ መረዳት በጣም ቀላል ነው የሚሆነው ማለት ነው ውሳኔ ሰጪነት። በጣም አስፈላጊ ነገር ነው ምክንያቱም ቤተሰብ አስተዳዳሪ እንደመሆናችን መጠን ውሳኔ መስጠት ላይ ደካማ የምንሆን ከሆነ ብዙ ነገሮቻችን ሊበላሹ ይችላሉ ማለት ነው። ለምሳሌ ውሳኔ መስጠት ላይ ደካማ ከሆንን ቤተሰባችንን በስርዓት መምራት አንችልም ማለት ነው። ልጆቻችንን በስርዓት ማስተማር አንችልም ማለት ነው። ቤተሰባችንን በትክክለኛው መልኩ ሚዛኑን ጠብቆ መተዳደር እንዲችል ላናደርግ እንችላለን ማለት ነው። በነገራችን ላይ ውሳኔ ሰጪነት በጣም አስፈላጊ ነገር ነው። ለምሳሌ በወሩ መጨረሻ ላይ ደሞዛችንን እንቀበላለን ከምንሰራበት መስሪያ ቤት ደሞዛችንን ተቀብለን ውሳኔ ሰጪነት ላይ ደካማ ከሆንን ለምሳሌ የምንገዛው የምግብ እህል የምንከፍላቸው የተለያዩ ወጪዎች ለነዛ የምናስቀምጣቸው ብሮች ከሌሉ ከዛ ባሻገር ደግሞ ሴቭ የምናደርገው ወይም ደግሞ የምንቆጥበው የብር መጠን ከሌለ እና ተጨማሪም ነገሮችን ማድረግ የማንችል ከሆነ እና ብራችንን ካላግባብ መጠቀ የምንጠቀም ከሆነና በውሳኔና በትክክለኛው መንገድ የማን ገንዘባችንን የማናስተዳድር ከሆነ ምናልባት የቀጣዩ ወር ደሞዝ ሳይደርስ ችግር ውስጥ ልንወድቅ እንችላለን ማለት ነው። ስለዚህ ውሳኔ መስጠት ያስፈልጋል ለእያንዳንዱ ነገር ይሄንን ለዚህ ጉዳይ ይሄንን ለዚህ ጉዳይ ይሄንን ለዚህ ጉዳይ ይሄን ያክል ተቀማጭ ብለን መወሰን መቻል አለብን ማለት ነው። ስለዚህ እንደዛ አይነት ድክመቶች ስላሉብኝ ብዙ ጊዜ ችግሮችን እጋፈጣለሁ። ነገር ግን ውሳኔ ሰጪነት በጣም ወሳኝ ነው ስለዚህ ውሳኔ መስጠት የግድ ይለናል ማለት ነው። ስለዚህ እኔ ወደፊት ማስተካከል ያለብኝ በተለይ አዲስ አመት ሲመጣ እንደ እቅድ ማስተካከል ያለብኝ ውሳኔ መስጠት ላይ ጥሩ አቅም እንዲኖረኝ አቅሜን ማስተካከል አለብኝ ማለት ነው። ይሄንን ነገር ደግሞ ከየት ነው የማገኘው በዙሪያዬ በጣም ውሳኔ መስጠት የሚችሉ ጠንካራ የሆኑ ሰዎች ለአካባቢው በውሳኔ ሰጪነት ተምሳሌት የሆኑ ሰዎች አሉ። ስለዚህ እነዛን ሰዎች እንደ አብነት በመውሰድ የተለያዩ ክፍተቶቼን ማስተካከል መቻል ይጠበቅብኛል በተለይ ውሳኔ መስጠት ላይ ራሴን ማስተካከል እና ነገሮችን በትክክለኛው መንገድ እንዲሄዱ ማድረግ ይጠበቅብኛል ማለት ነው። ስለዚህ ውሳኔ ሰጪነት ላይ ምንም ድክመት ቢኖርብኝም ተፈጥሮው ለውሳኔ ቅርብ የሆነ ሰው አለ። ከዛ ባሻገር ደግሞ ውሳኔ ሰጪነት ላይ ጠንካራ መሆን እንዳለብን የተለያዩ በመስመር ላይ የሚሰጡ ትምህርቶች አሉ። ወይም ደግሞ ትልልቅ አባቶች አሉ። ከእግራቸው ስር ሆነን በቀላሉ የእነሱን ልምድ ብንጋራ የእኛን ህይወት ሊያስተካክሉልን የሚችሉ ማለት ነው። ስለዚህ ሲሆን በዙሪያችን ካሉ ከቅርብ ዘመዶቻችን የተሻለ ልምድ መውሰድ እንችላለን። አለበለዚያ ከሚያስተምሩን መምህራን የተሻለ ትምህርት በውሳኔ ሰጪነት ወይም በውሳኔ መስጠት ዙሪያ መውሰድ እንችላለን። አልያ ደግሞ ዘመኑ የቴክኖሎጂ ነው። በመስመር ላይ የሚሰጡ የተለያዩ ውሳኔ ሰጪነትን ከፍ ሊያደርጉ የሚችሉ የትምህርት ዘርፎች አሉ። ስለዚህ እነዛን ትምህርቶች በመስመር ላይም ይሁን የተቀረጹ ቪዲዮዎች ካሉ እነሱን አውርደን ወይም ዳውንሎድ አድርገን ትምህርቶችን መውሰድ እንችላለን ማለት ነው። ቅድም እንዳልኩት አንድ ሰው በአለም ውስጥ ሲኖር የራሱ ውሳኔ ሰጪነት ያስፈልገዋል በተለይ ለአቅመ አዳም የደረሰ ሰው ከሆነ አስራ ስምንት አመት ያለፈው ሰው ከሆነ የራሱን ነገር በራሱ መወሰን መቻል አለበት። አለበለዚያ ግን ብዙ ችግሮችን ይጋፈጣል ማለት ነው። በትክክለኛው ትክክለኛ ውሳኔ አለመወሰን በጣም ለብዙ ችግሮች ሊዳርጉን ይችላሉ ማለት ነው። ብዙ ጊዜ የተሳሳተ ውሳኔ ስንወስን መጨረሻችን ያልተስተካከለ ሊሆን ይችላል። ስለዚህ ውሳኔያችን ትክክል ስለመሆኑ ከመወሰናችን በፊት ወደ ግራም ወደ ቀኝም ማየት ይጠበቅብናል ብዬ አምናለሁ። ነገር ግን ቅድም እንዳልኩት እኔ ውሳኔ ሰጪነት ላይ ትንሽ ወይም ውሳኔ መስጠት ላይ ትንሽ ድክመት አለብኝ። ያንን ድክመት ማስተካከል እንዳለብኝ ግን አምናለሁ። ስለዚህ ውሳኔ ከሚሰጡ ሰዎች ወይም ውሳኔ ሲሰጡ ከግራም ቀኝም አይተው በትክክለኛው ሚዛን ላይ አስቀምጠው የሚወስኑ ሰዎችን አይቼ ከእነሱ መውሰድ ያለብኝን ልምድ ወስጄ የራሴን ውሳኔ ሰጪነት ማስተካከል ይኖርብኛል ስለዚህ ውሳኔ መስጠት ግድ ይለኛል ማለት ነው። ይሄን

ወደ ሱቅ ከመሄድ በፊት ዝርዝር አልጽፍም የማልጽፍበት ምክንያት ብዙ ጊዜ እኔ ግዛ ተብዬ ወደ ገበያ የምላከው ውስን ነገሮችን ነው ውስን ነገሮች እንደመሆናቸው መጠን እያንዳንዱን በቀላሉ ማስታወስ ይችላሉ ስለዚህ ብዙ ጊዜ የመጻፍ ዋናው አላማ ማስታወስ ነው የማስታወስ ችግር ከሌለብኝ ደግሞ ያን ያክል መጻፍ አይጠበቅብኝም ማለት ነው። ለምሳሌ ወደ ሱቅ ስሄድ ግዛ ተብዬ የምላከው ሶስት ወይም አራት አይነት ነገሮች ከሆነ በጭንቅላቴ ውስጥ እነዚህን ነገሮች አስቀምጬ ግዛ የተባልኩትን ነገር በአግባቡ ገዝቼ እመጣለሁ። ለምሳሌ ግዛ ከምባላቸው ነገሮች አንዱ የምግብ አስቤዛዎች ሊሆን ይችላል ወይም አስቤዛ እንደ አጠቃላይ አስቤዛ ሊሆን ይችላል። ለምሳሌ ምግብ ነክ ነገሮችን ግዛና ና ከተባልኩ ከምግብ ነክ ነገሮች ምን አይነት ነገሮች ግዛ እንደተባልኩ ጭንቅላቴ ውስጥ ማስቀመጥ እና ማሰብ ማሰላሰል ብቻ ነው የሚጠበቅብኝ። እንጂ በወረቀት መጽሐፍ ያን ያክል የሚያስፈልገኝ አይነት ሰው አይደለሁም። ምክንያቱም ግዛ የተባልኩትን ነገር እያንዳንዱን ነገር ስለማውቀው ከዛ ባሻገር ደግሞ ለእያንዳንዱ ነገር ምን ያክል ዋጋ እንዳለው ስለማውቀው። በኪሴ የሚይዘው ግዛ የተባልኩበትን ብር ብቻ ስለሚሆን ግዛ የተባልኩትን ነገር ገዝቼ ምናልባት የሆነ ብር የሚተርፈኝ ከሆነ ያልገዛሁት ነገር እንዳለ ስለማውቅ እያንዳንዱን ነገር ለማሰብ መሞከር ከዛ በኋላ በተረፈኝ ብር ግዛ ተብዬ ያልገዛሁት ነገር ካለ በቀላሉ ገዝቼ መምጣትን እመርጣለሁ። ስለዚህ መግዛት ወደ ሱቅ ለመግዛት የሆነ ነገር ለመግዛት ወደ ሱቅ በሚሄድበት ጊዜ ዝርዝር የምጽፍበት ምክንያት አይኖርም ማለት ነው። ግዛ የተባልኩት ፓስታ ሞኮሮኒ ሩዝ ምስር ዘይት እና ስኳር ጨው ቢሆን እነዚህን ነገሮች አውቃችኋለሁ ሁል ጊዜም በየወሩ በተደጋጋሚ የምገዛቸው ነገሮች ስለሆኑ እነዚህን ነገሮች ብቻ ገዝቶ መምጣት ያን ያክል ጊዜ የሚወስድብኝም ማሰብ የሚያስፈልገኝም ዝርዝር አይቼ ማረጋገጥ የሚያስፈልገኝም ምክንያት አይኖርም። በእርግጥ የምገዛቸው ነገሮች እየበዙ ቢሄዱ ቁጥር ሳልገዛ የምመጣው ነገር ወይም የምረሳው ነገር ሊፈጠር ይችላል። ነገር ግን ብዙ ጊዜ እኔ ግዛ የምባለው ነገር ቅድም እንዳልኩት ለልጆች የምግብ የሚሆን የተለያየ ነገር ወይም ለትምህርት ቤት የሚቋጥሯቸው የተለያዩ የምግብ ነክ ነገሮች። ከዛ ባሻገር ምናልባት አንዳንድ ጊዜ ፍራፍሬ ገዝተናል ልባል እችላለሁ ወይም ደግሞ አትክልት ገዝተናል ልባል እችላለሁ ስለዚህ ግዛ የምባላቸው ነገሮች በቀላሉ የማውቃቸውን እና በየጊዜው በተደጋጋሚ የምገዛቸው ነገሮች ስለሆኑ ዝርዝር መጽሐፍ ያን ያክል አያስፈልገኝም። ይህንን ስል ግን ዝርዝር መጻፍ አስፈላጊ አይደለም እያልኩ አይደለም። ወደ ሱቅ እኔ በምሄድበት ጊዜ ዝርዝር አልጽፍም አልኩ እንጂ ዝርዝር መጻፍ ግን በጣም ጠቃሚ ነገር ነው ምክንያቱም ዝርዝር የሚጽፍ ሰው በተለይ የሚረሳ አይነት ሰው ከሆነ በጣም በብዙ መልኩ ያግዘዋል ማለት ነው። ለምሳሌ አንድ ሰው ዝርዝር ሳይጽፍ የማስታወስ አቅሙም ዝቅተኛ ሆኖ ዝርዝር ሳይጽፍ የሚሄድ ከሆነ ግዛ የተባለውን እቃ ሳይገዛ የሚመጣበት አጋጣሚ ሊፈጠር ይችላል። ይሄ ማለት ደግሞ ለተጨማሪ የታክሲ ወጪ ለተጨማሪ ነገሮችን ለመግዛት ወደ ሱቅ በሚሄድበት ጊዜ የሚያጠፋው ጊዜ በዚህ ከዛ በተጨማሪ ለአጉል ድካም እና ለመሳሰሉት ነገሮች ይዳረጋል ማለት ነው። ስለዚህ ዝርዝር መጻፍ አስፈላጊ ነገር ነው ብዬ አምናለሁ ለሁሉም ሰው ማስታወስ ለሚችለውም ማስታወስ ለማይችለውም ዝርዝር በጣም አስፈላጊ ነው ብዬ አምናለሁ። ግን እንደ ግሌ እንደ ራሴ የማወራ ከሆነ እኔ ወደ ሱቅ በምሄድበት ጊዜ ዝርዝር ጽፌ አላውቅም ማለት ነው። ወደፊትም ዝርዝር ምጽፍ አይመስለኝም ምናልባት ወደ ሱቅ ስሄድ ዝርዝር ልጽፍ የምችለው በእድሜ በጣም ትልቅ እየሆንኩ በመጣሁ ጊዜ እና ምናልባትም የማስታወስ አቅሜ በጣም እየቀነሰ የሚመጣ ከሆነ ዝርዝር መጽሐፍ የግድ ያስፈልጋል ማለት ነው። ከዛ ባሻገር አንዳንድ ነገሮችን ለምሳሌ በወሩ ውስጥ ተጨማሪ ነገሮችን ሁል ጊዜ ከምንገዛቸው ነገሮች ባሻገር ተጨማሪ ነገሮችን እንድንገዛ የምንገደድበት ሁኔታ ካለ ሁል ጊዜ የምገዛቸውን ነገሮች ስለማውቅ የሁሉንም ዝርዝር አልጽፍም ነገር ግን ተጨማሪ አዲስ ነገር ግዛ የተባልኩትን በልዩነት በብጫቂ ወረቀት ልጽፍ እችላለሁ ማለት ነው። ስለዚህ ብዙ ጊዜ እኔ ወደ ሱቅ በምሄድበት ጊዜ ከመሄዴ በፊት ዝርዝር ጽፌ አላውቅም ከመሄዴ በፊት ዝርዝር እጽፋለሁ ብዬም ከዚህ በኋላ አላስብም ምክንያቱም እያንዳንዱን ነገር በቀላሉ አስታውሼ ገዝቼ መምጣት ስለምችል ማለት ነው። ከዛ ባሻገር የምገዛቸው ነገሮች አንድ አይነት ነገሮች ናቸው ለምሳሌ የምገዛው የንጽህና መጠበቂያ ነገሮችን ከሆነ በዛ ቀን የምገዛው የነዛን ብቻ ነው ሌላ ነገር አልቀላቅልም ማለት ነው። የምግብ ሳህኖችን መግዛት ከፈለኩኝ የሄድኩት የምግብ ሳህኖችን ብቻ አማርጬ ገዝቼ መምጣት ነው ማለት ነው። ስለዚህ ብዙ ጊዜ ልገዛ ወደ ሱቅ የምሄደው የተወሰኑ ነገሮችን ስለሆነ ዝርዝር መጻፍ አያስፈልገኝም

ምን የሚለው ቃል ብዙ ጊዜ በጥያቄ አይነት መልኩ የሚነሳ ነው። ለምሳሌ አንድ ሰው ከእኔ ጋር እያወራ የሚያወራው ነገር ካልተሰማኝ ወይም ደግሞ ያስተላለፈልኝ መልእክት ካልተሰማኝ ምን? ወይም ደግሞ ምን አልከኝ? ልለው እችላለሁ ማለት ነው። ስለዚህ ምን የሚለው ቃል እንዳልተረዳነው ወይም ደግሞ የተነጋገርነውን ነገር ወይም ደግሞ እሱ ለኔ የሚነግረኝን ነገር በደንብ እንዳልተረዳሁትና ወይም በደንብ እንዳልሰማሁትና በድጋሚ እንዲነግረኝ እንዲያስረዳኝ የምጠይቅበት መንገድ ነው ማለት ነው። ለምሳሌ ቁርስህን በልተሃል? ቢለኝ ቁርስህን በልተሃል የሚለውን ነገር በደንብ ካልሰማሁት ምን አልከኝ? ልለው እችላለሁ። ምን እንዳለኝ ድጋሚ እንዲደግምልኝ ወይም ደግሞ በተናገረው መልኩ ካልገባኝ ሌላ ተጨማሪ ማብራሪያ እንዲጨምርለት ሊሆን ይችላል። በዚህ አይነት መልኩ የምጠይቀው ማለት ነው። ለምሳሌ ወደ ሱቅ ሄጄ አንዳንድ እቃዎች ልገዛ ብፈልግ ባለሱቁ ልክ ሱቁ በር ላይ ስቆም ምን ፈልገህ ነው? ብሎ ሊጠይቀኝ ይችላል። ምክንያቱም ወደዛ ወደ ሱቅ የሄድኩበት ምክንያት የሆነ ነገር ልገዛ እንደምችል ግልጽ ነው ይታወቃል። ግን ምን አይነት ነገሮችን እንደምፈልግ ባለሱቁ ላያውቅ ይችላል። ስለዚህ የምገዛቸውን ወይም የምፈልጋቸውን ነገሮች ለማወቅ ምን ፈልገህ ነው? ብሎ ሊጠይቀኝ ይችላል። ስለዚህ እኔም የምፈልጋቸውን ነገሮች እነዚህን፣ እነዚህን፣ እነዚህን ነገሮች ስለምፈልግ እነዚህን ነገሮች ይሰጠኝ? ብዬ ልጠይቅ እችላለሁ። ሌላው ለምሳሌ በጣም ብዙ ጊዜ በ በዋናነት የምንጠቀምበት ይሄን ቃል ምን? የሚለውን ቃል የምንጠቀምበት ሆቴሎች ውስጥ ስንሄድ ነው። ለምሳሌ አንድ ሬስቶራንት ውስጥ ወይም ምግብ ቤት ውስጥ ገብቼ ቁርስ ልበላ ባስብ እና አስተናጋጁ መጥቶ ምን ልታዘዝ? ሲለኝ አስተናጋጁ አንደኛ ይሄንን ቃል ተጠቀመበት ምን ልታዘዝ? ማለት ምን ላምጣልህ? ምንድነው የሚያስፈልግህ? የምትፈልገው ነገር ምንድነው? የሚል ይዘት ያለው ጥያቄ ነው የጠየቀኝ ማለት ነው። ስለዚህ እኔ ደግሞ ስመልስ ምን ምን አላችሁ? አሁን የደረሰ ምን ምን አላችሁ? ወይም የሚሰራ ምን ምን አላችሁ? ብዬ ልጠይቀው እችላለሁ ማለት ነው። ስለዚህ አስተናጋጁ ያሉትን ነገሮች ለምሳሌ ሽሮ አለ፣ ጥብስ አለ የተለያዩ ነገሮች ያሉትን ነገሮች ሊነግረኝ ይችላል ማለት ነው። እነዚህን ነገሮች እንዲነግረኝ ያስገደደው ይሄ ቃል ምን? የሚባለው ቃል ነው ማለት ነው። ስለዚህ ምን ምን አለ? ብዬ ስጠይቀው ያሉትን ነገሮች እንዲነግረኝ የሚጠቅም ቃል ነው ወይም ጥያቄ ነው ማለት ነው። ስለዚህ ምን? የሚለውን ቃል በዚህ መልኩ መረዳት እንችላለን ማለት ነው። ለምሳሌ አንዳንድ ጊዜ ምን? የሚለውን ቃል የምንጠቀምባቸው ከምንጠቀምባቸው ቦታዎች ለምሳሌ የተለያዩ ነገሮችን ገዝተን በላስቲካችን ወይም ደግሞ በሆነ ነገር ወይም በማዳበሪያ ሊሆን ይችላል ከገበያ ወደ ቤት ስንገባ ልጆቻችን ሊያገኙን ይችላሉ። ቤት ከመግባታችን በፊት ደጃፍ ላይ ወይም በር ላይ ልጆቻችን ሊያገኙን ይችላሉ። ስለዚህ ልጆች እንደሚታወቀው ጉጉ ናቸው። ምን እንደተገዛ ገና ሳንከፍተው መታገስ አቅቷቸው በተደጋጋሚ ምንድን ተገዝቶልን ነው? ምንድን ተገዝቶልን ነው? ምንድነው የተገዛልን? ምን ነው የተገዛልን? ምን አለ? ምንድነው የተገዛልን? ብለው በተደጋጋሚ ሊጠይቁ ይችላሉ። እና እኛም ፈገግ ብለን የተገዛውን ነገር ልንነግራቸው እንችላለን። ምክንያቱም ምንድነው? ምንድነው የተገዛልን? ምንድነው የተገዛልን? ብለው ሲጠይቁ የተገዛላቸውን ነገር ልንነግራቸው እንችላለን። ልክ እንደዚህ ምን ምን እንደገዛን እያንዳንዱን ነገር በዝርዝር ልናሳውቃቸው እንችላለን ማለት ነው። ሌላው ለምሳሌ እኔ የምማረው ትምህርት የኢንጂነሪንግ ወይም ደግሞ የምህንድስና ትምህርት ነው። ስለዚህ አንድ ሰው የምህንድስና ትምህርት እማራለሁ ስለው የምህንድስና ትምህርት ውስጥ የሚሰጡትን ትምህርቶች በዝርዝር ማወቅ ቢፈልግ ይሄንን ምህንድስና ትምህርት ስትማር ለምሳሌ ሲቪል ሊሆን ይችላል፣ የሲቪል ምህንድስናን ትምህርት ስትማር ምን ምን አይነት ትምህርቶች ናቸው የሚሰጡት? ምን ምን አይነት ኮርሶች ናቸው የሚሰጡት? ብሎ ሊጠይቀኝ ይችላል ማለት ነው። እኔም በምህንድስና ትምህርት ውስጥ የሚሰጡ ኮርሶችን ወይም ትምህርቶችን እነዚህ፣ እነዚህ፣ እነዚህ ትምህርቶች ይሰጣሉ ብዬ ምላሽ ልሰጥ እችላለሁ ማለት ነው። ስለዚህ ምን? የሚለው ቃል ለማወቅ ያለንን ፍላጎት የሚያሳይ ነው። ወይም ደግሞ ለማወቅ ያለንን ጠንካራ ፍላጎት የሚያሳይ ነው። ስለዚህ ምን? የሚለው ቃል በራሱ አዲስ ነገርን ለማወቅ ወይም የማናውቃቸውን ነገሮች ለማወቅ ከምንጠቀምባቸው ምክንያቶች አንዱ ነው ማለት ነው።

ንፋስ ማለት የአየር ንብረት ነው ከአየር ንብረቶች መካከል የሚገለጽ ነው። ንፋስ የሚባለው ነፋሻማ የሆነ አየር ወይም ደግሞ በእንግሊዘኛው ዊንዲ የሚባለው አይነት አየር ነው። በንፋስ አማካኝነት በጣም ብዙ ነገሮችን ማስተዋል እንችላለን ለምሳሌ ነፋሻማ አየር በሚኖርበት ሰዓት በከፍተኛ ደረጃ ዛፎች ወደ ከንፋሱ ተቃራኒ ዳይሬክሽን ወይም አቅጣጫ ሲንግ ሲወዛወዙ እናያለን። ወይም ደግሞ የለበስነው ልብስ ሊውለበለብ ይችላል ወይም ደግሞ የተለያዩ ነገሮች በልዩነት እንቅስቃሴ ሲያደርጉ ልናይ እንችላለን ለምሳሌ አቧራ ሲ ወደ ላይ ሲቦን ልናይ እንችላለን ወይም ገለባ አየር ላይ ሲቦን ልናይ እንችላለን። ወይም ደግሞ ላስቲኮች በአየር ላይ ሲብ ሲ ሲብ ሲብ ሲንሳፈፉ እና ከፍ ዝቅ ሲሉ ልናይ እንችላለን ስለዚህ ንፋስን በዚህ መልኩ ልንገልጸው እንችላለን። ብዙ ጊዜ እንደምናውቀው በንፋስ ስያሜ የተለያዩ የሚሸጡ ነገሮችንም አይተናል። ለምሳሌ የንፋስ ስልክ ቀለም ፋብሪካ ሚባል አለ እኔ እንኳን እማውቀው ስለዚህ ንፋስ የሚለው ቃል በተለያየ መንገድ ልንገልጸው እንችላለን። ብዙ ጊዜ ግን ንፋስ የሚከሰተው እንደሚታወቀው የአየር ንብረቱ በጣም ቀዝቃዛማ የሆነባቸው አካባቢዎች ወይም በጣም ሞቃታማ የሆነባቸው አካባቢዎች ይኖራል ስለዚህ ንፋስ የአየር ሁኔታ ነው ብለን መናገር እንችላለን ማለት ነው። በነገራችን ላይ ንፋስ በሚኖርበት ሰዓት አለባበሳችንን አስተካክለን መልበስ መቻል አለብን ንፋስ በሚኖርበት ሰዓት አለባበሳችንን አስተካክለን ማንለብስ ከሆነ ንፋስ ሊመታን እና እኛም ልንታመም እንችላለን ማለት ነው። ብዙ ጊዜ ንፋስ መታኝ የሚሉ ሰዎች ወይም ንፋስ አጠቃኝ የሚሉ ሰዎች አለባበሳቸውን ያላስተካከሉ ሰዎች ሊሆኑ ይችላሉ ማለት ነው። ከዛ ባሻገር ንፋስ ከሚያመጣቸው መጥፎ ነገሮች አንዱ በትክክል መንገድ ላይ እየን እንቅስቃሴ እያረግን እያለ አለባበሳችን በትክክል የተለበሰ ካልሆነ ጥንቃቄ በትክክል ካላደረግን አቧራውን እያነሳ እያቦነነ በላያችን ላይ ሊበትነው ይችላል ማለት ነው ፊታችን ላይ ፀጉራችን ላይ አቧራ ሊገባ ይችላል። እንዲሁም ደግሞ ልብሶቻችንን ካሰጣንበት ቦታ በአቧራ አማካኝነት ሊበላሹ ይችላሉ። ስለዚህ የተለያዩ አፈራማ በሆኑ አካባቢዎች ንፋስ የሚኖር ከሆነ በጣም ከባድ የሆነ ሁኔታ ሊፈጠር ይችላል ማለት ነው። ይሄ ብቻ አይደለም ለምሳሌ ንፋስ ብዙ አይነት ጉዳቶችን ሊያደርስ ይችላል በተለይ ጠንካራ የሆነ ንፋስ ከሆነ ቆርቆሮ የትስ የት በቆርቆሮ የተሰሩ ቤቶችን ቆርቆሯቸውን ገንጥሎ ሊወስድ ይችላል። በኔ እድሜ የኛ ቤት ከሰፈር ውስጥ ራቅ ብሎ ለብቻው የተሰራ ስለሆነ ብዙ ጊዜ ከባድ ንፋስ ሲመጣ ስጋት ነበረ ምክንያቱም በቀላሉ ቆርቆሮ ነቅሎ ይዞ የመሄድ አቅም ነበረው ግን ንፋሱ በጣም ጠንካራ እና ከባድ ስለሆነ ማለት ነው። እና ያ ነበር የተከሰተው ምን ሆነ? ንፋስ በሃይለኛው አፈር እያቦለለ እያነሳ በሃይለኛው ንፋስ አካባቢውን በጣም ረበሸው። ከዛ በኋላ ይሄ አፈር እያስነሳ ወደሚፈልግበት አቅጣጫ ንፋሱ እየሄደ መጣ ከዛ በኋላ የኝ የኛ ቤት አካባቢ ሲደርስ ቆርቆሮውን ብድግ አረገው ማለት ነው። በሙሉ ቆርቆሮውን አንስቶ ይዞት ሄደ ማለት ነው። ከዛ ድጋሚ ነው እንደገና ቆርቆሮ ተገዝቶ ሊሰራ የቻለው እና መጠቀም የቻልነው ቤቱን ማለት ነው። ስለዚህ ንፋስ ከፍተኛ የሆነ አቅም አለው ከፍተኛ የሆነ ጉልበት አለው ከፍተኛ የሆነ ስራን መስራት ይችላል ማለት ነው። ስለዚህ የንፋስን ሀይል የምንጠቀምበት መንገድ ወይም በሰው ሰራሽ መ መንገድ የምናስተካክልበት መንገድ በህይወታችን መኖር መቻል አለበት ማለት ነው። ስለዚህ ንፋስ በጣም ከባድ ነገር ነው በትኩረት እንየው ካልን እንደሚታወቀው ሱናሚ ተብሎ ሚጠራው ወይም ደግሞ ከባድ የሆነ ንፋስ አውሎ ንፋስ አውሎ ንፋስ የምንላቸው አሉ በነገራችን ላይ ልክ እነዛን መገ መ ልክ እንደመገለጫ አድርገን ልንወስዳቸው እንችላለን ማለት ነው። ስለዚህ ብዙ አይነት ንፋሶች አሉ ብዙ አይነት ንፋሶች ከመኖራቸው ጋር ተያይዞ ይሄ ቀላሉ ንፋስ አለ አሁን እኛ ስንኖር ቀን ከቀን የሚገጥመን የንፋስ አይነት ነው። መካከለኛ ንፋሶች ይኖራሉ ነገር ግን ከባድ ንፋሶችም እንዳሉ እናውቃለን። እነዚህ ከባድ ንፋሶች አካባቢውን በጣም ሊረብሹ የሚችሉ ከዛ ባሻገር ብዙ ነገሮችን ሊያጠፉ የሚችሉ ቆርቆሮ ሊነቅሉ የሚችሉ ቆሻሻ እና አፈርን እያነሱ እያቦነኑ ቅርጽ እየሰሩ ወደየ ወደ ተለያየ ቦታ የሚሄዱ ሊሆኑ ይችላሉ። ስለዚህ ንፋስ በጣም ከባድ ነገር ነው ያን ያክል ሚመከር አይደለም። ግን ለስለስ ያለ ነፋሻማ አየር ሲሆን ግን አየሩ ደስ እንዲል ያደርገዋል። ስለዚህ ንፋስ ማለት በዚህ መልኩ ሊገለጽ ይችላል ማለት ነው